የምትወደው ሽታ ምንድነው? የሚለው እኔ ከሚወዳችሁ ሽታዎች በጣም ብዙዎች አሉ። ከእነሱ መሃል አንዱ የአበባ ሽታ እንደ ጽጌሬዴ ወይንም የጊስሚን አደይ አበባ ሽታም እወዳለሁ። በጣም ሌሎች ደግሞ የፈረንጅ ሽታዎች። ለምሳሌ ቫኔላ ሴንደል ወይም ስትሬስ እወዳለሁ ማለት ነው። ሌላው በተጨማሪ የባህላው ሽተዎችም አሉ። የባህላዊ ሽታዎች ከሚባሉት አንዱ ለምሳሌ የዳቦ ወይ የኬክ ሽታ። ከመጋገሪያ ቤት የሚወጣ የትኩስ ዳቦ ሽታ ደስ ይለኛል። የእጣን ሽታ የእጣን ሽታ መንፈሳዊ እርካታ ወይም የቤት ውስጥ ድባብ ይፈጥርልኛል እና በጣም እወዳለሁ። እሱም ሌላው በተጨማሪ የአዲሱ መጽሐፍ ሽታ የሆነ መጽሐፍ ሲሰራ ምናምን ነው አዲስ መጽሐፍ ገልጬ ሳነበው የምወጣው የወረቀት ሽታ ልዩ ስሜት ይሰጠኛል። እና እንደዛ አይነት ሽታዎች የተለያዩ ባህለዊ ስታይ ቦጭም። የሚወዳቸው ሽታዎች አሉ ማለት ነው

ስልክህን ምን ያህል ጊዜ ትሞላለህ? የሚለው ያው ስልኬ የሚሞላው እንደ እንደ ስራው እንደየየስራው እንዳስፈላጊነቱ ነው። እና ግን ብዙ ስራ የማይሰራበት ከሆነ በሃያ አራት ሰዓት አንድ ጊዜ እሞላለሁ ስልኬ ማለት ነው። ከዛ በላይ የምሰራው ስራ ካለኝ ግን በቀን ሁለት ጊዜውን እመላለሁ ማለት ነው። በቀን ሁለት ጊዜ ለመሙላትም እገደዳለሁ አንዳንድ ጊዜ ደግሞ እየሞላውም እሰራለሁ ማለት ነው። እንደየስራው እና እንደየአጠቃቀሙ ሞባይሉ ይለያያልና። ያው በሃያ አራት ሰዓት ሁሌም አንድ ጊዜ በቀን አንድ ጊዜ የግድ እሞላዋለሁ ከዛ በላይ አያልፍም። ስራ ከበዛበት አጠቃቀሜ በጣም ከበዛበት ደግሞ በቀን ሁለት ጊዜ እሞላለሁ ማለት ነው።

ቤተሰቡ ምን አይነት በዓላት ታከብራላችሁ የሚለው? እኛ ቤተሰብ የምናከብረው በዓላት በጣም ብዙ ባአሎች አሉ። ከእነሱ በዓሎች አንዱ አዲስ አመት በዓል አለ። የጥምቀት በዓል አለ። የልደት በዓል አለ። የፋሲጋ በዓል አለ። የተለያዩ በዓሎች የሃይማኖት በዓላትም አሉ። እንዲሁም የሀገር በዓላትም አሉ አንዳንዱን በቤተሰቦቼ የምናከብራቸው የሀገራችን ባዓል ስለሆን ቤተሰብ አብረን ተሰብስቦ እናከብራለን። በአብዛኛው የምናከብረው በዓላትንም ሌላውም የአሸንዳ በዓል አለ። የሴቶች በዓል አሸንዳ ከሀይማኖት ጋር የተያያዘ ነው። እና እነዚህ በዓሎች በተለይ ትልልቅ በዓሎች የሚባሉ የልደት የጥምቀት የፋሲካ በዓል የአዲስ አመት እና የኤልሻዳ በዓል። እንደዚህም እናክብራለን በቤተሰቦቻችን ማለት ነው።

በገበያ ዋጋ መደራደር ትችላለህ ለሚለው? በእርግጥ አዎ እችላለሁ ደራደራለሁ በጣም በደንብ ነው የምደራደረው። የመጀመሪያው ዋጋ ሲነግረኝ ሰው ለምሳሌ የሞባይል ንብረት ልገዛ ሲሄድ። ስንት ነው ሞባይል ክልኩ? ሃያ አምስት ሺህ ብር ነው ካለኝ የመጨረሻ ዋጋው ስንት ነው? አይ በቃ እንደዛ ነው መጨረሻው ምናምን ካለኝ አይ መጨረሻ ዋጋ ንገረኝ እንስማማበት። ካልሆነ በዝህ ዋጋዝ እኔ ልውሰደው ምናምን ብዬ ለመደራደር እሞክራለሁ። ካልተስማማው ሌሎች ሄጄውን እከራከራለሁ እንደዛ ማለት ነው። ከሌሎች ጋር እጠያየቃለሁ እከራከራለሁ።

ደሞዝ በየትኛው ቀን ታገኛለህ የሚለው? ያው እንደየ እንደየአሰራር ነው። እና ድሮም በወርም አገኝ ነበር። አሁን ደግሞ አንዳንዶች አሉ በቀን የሚከፍሉ። እንደየ አሰሪው ነውና። የቀንም አለ የወርም አለ። እኔ አሁን ከማገኛቸው አንዳንድ ጊዜ የቀን ነው የማገኘው እና በወርም አገኛለሁ ማለት ነው። እንደየአሰራሩ

ልብስ ምን ያህል ጊዜ ታጥባለህ የሚለው? እንደየ እንደየ አካባቢው እንደየ አገሩ ነው ሚለያየው። እና እኔ ግን የማጥበው ልብሴን እ በ በሶስት ቀን አራት ቀን ነው ማጥበው ማለት ነው። ለምሳሌ በስራ ቦታ የተለያዩ በረሃማ ገጠራማ አከባቢ ከሄድኩ እ ተመልሼ እስከምመጣ የግድ ማጠብ አለበት። እና በሶስት ወይ በአራት ቀን አጥባለሁ ማለት ነው። እ በጣም ብዙ ስራ የምሰራ ከሆንኩ ደግሞ በሁለት ቀንም ሊታጠብ ይችላል። ከቆሸሸ ማለት ነው። ስራ እየሰራህ እ የሚቆሽሽ ነገር ካለው ቦታውን በጣም የሚያቆሽሸው ነገር ካለው አቧራማ ምናምን ከሆነ። በሁለት ቀን ወይም በቀን ሊታጥብ ይችላል። እኔ በአብዛኛው የማጥበው ግን በሶስተኛ በአራተኛው ቀን አጥባለሁ በሳምንት ሁለት እ ሁለት ጊዜ አጥባለሁ ማለት ነው።

ክስራ ሰዓት በኋላ ትሰራለህ ወይ የሚለው? እንደየ ስራው ነው የሚወሰነው እና በጣም አስፈላጊ ከሆነኡ ስራዎች ከሆኑ እሰራለሁ። ደህና የሚያቸኩ ቀለል ያለ ነገር ከሆነ ብዙ የማያጣድፍ ነገር ከሆነ ግን ትንሽ እረፍት ወስጄ በስራዬ ሰዓት እሰራለሁ ማለት ነው። ካልሆነ ግን እማያስቸኩል ነገር አስቸኳይ ነገር የሚያስፈልግ ነገር ከሆነ በስራ ሰዓት ብቻ ሳይሆን በትርፍ ጊዜውም እሰራለሁ በተቻለኝ አቅም ለመስራትም እሞክራለሁ የግድ ከሆነብኝ ማለት ነው። የአንዳንዱ ስራ ይለያያሉ እና ዋናው ነገር የስራውን የሚሰራባቸው ነገሮች ነው የሚወሰነው ማለት ነው።

ከስራ ባልደረቦቼም ጋር ጥሩ ግንኙነት አለህ የሚለው? አዎ በጣም ከስራ ባልደረቦቼ በጣም ጥሩ የሆነ ግንኙነት ነው ያለኝ በጣም ደስ የሚል እንከባበራለን ተከባብረን ነው የምንሰራው። በስራ ላይ ብዙ ነገር ያጋጥማል ክርክር አለመግባባትም ያለው ነው በእርግጥ ብዙ ነገር ያጋጥማል ግን። እኛ ክርክር ቢኖረው እንኳን ያ ያከራከረኝ ነገር ተግባብተን ተረዳድተን ወደ ስራችን ነው የምንመለሰው። በጣም ጥሩ የሆነ እርክብ ግንኙነት ስላለኝ ማለት ነው። በተለያዩ ነገሮች ቶሎ የመግባባትም ልምድ አለኝ ማለት ነው። በጣም ነው የምንግባባው።

በየትኛው ቀን ወደ ገበያ ትሄዳለህ? የሚለው እኔ ያለሁበት ሀገር የገበያ ቀን የምሄደው በአብዛኛው ቀን በሳምንት ሁለት ቀን ነው የምሄደው ረቡዕና ቅዳሜ ማለት ነው። በረቡዕና ቅዳሜ ነው የምንሄደው በአብዛኛው የገበያ ቀን ማለት ነው። ሌላ እንደ አስፈላጊነቱ ከሆነ ደግሞ የተለየ ገበያ ቀንም አለ። ለምሳሌ የበዓላት የተለያዩ በዓላት ሲመጣ ለበዓላት ተብሎ ድንገት የገበያ ቀንም ይደረጋል ማለት ነው። አልፎ አልፎ። ለምሳሌ በአዲስ አመት ወቅት በልደት ወቅት እና በተለያዩ ትልቅ በዓላት ከሚባሉ የገበያ ቀን ይደረጋል ማለት ነው።

ልብሳችን በስርዓት የተቀመጡ ናቸው ለሚለው? አዎ። የልብስ ማስቀመጭያ ጥሩ የሆነ ሳጥን ወይ እቃ ባይኖረኝም። ባለኝ አቅም ባለኝ የልብስ ማስቀመጫ ሳጥን። በስራት ነው የማስቀምጠው በደምብ አድርጌ ዲዛይኑ በደንብ አስተካክዬ የታጠበ ለብስም በደንብ ነው የማስቀምጠው ማለት ነው። ባለኝ ዝም ብለህ ተሽኮርምመህ ምናምን ዝም ብለህ የተበላሽ በደንብ ሳይታፍ ማስቀመጥ ብዙም አይወድም። እና በስርዓት ያለው ያስቀማመጥም ባለኝ ነገር ነው የማስቀምጠው ማለት ነው።